ስንት ብርድልብስ ትጠቀማለህ ለሚለው ጥያቄ? እንግዲህ እቤቴ ላይ ሶስት ብርድ ልብሶች አሉ። አንድ ለራሴ አንድ ለእንግዳ እንዲሁም አንድ ለልጆቼ ሊሆን ይችላል በዛ አጋጣሚ እንግዲህ ሶስት ብርድ ልብሶችን እጠቀማለሁ። ስለዚህ ሶስት ብርድ ልብስ እጠቀማለሁ ማለት ነው።

በየትኛው መተግበሪያ መልእክት ትልካለህ ለሚለው? እኔ ብዙ ጊዜ በቴሌግራም መልእክት እላላካለሁ እንዲሁም በሁለተኛ ደረጃ በዋትሳፕ እና እንዲሁም በኢሞ። በእነዚህ ነው እንግዲህ መልእክት በሰፊው የምላላከው ስለዚህ። በተለይ ቴሌግራም በጣም ፋስት ስለሆነ ፈጣን ሳለሆን ቴሌግራም ምርጫዬ ነው

እንግዲህ በፍጥነት መተየብ ትችላለህ ነው የሚል አዎ በፍጥነት መተየብ እችላለሁ። ነገሮችን ማስተጋባት እችላለሁ ነገሮችን መስራት ማከናወን በገንብ እችላለሁ። ምክንያቱም በፍጥነት የመተየብ ከቀን በቀን የሚመጣ ችሎታ ስለሆነ አዎ እችላለሁ

የስራ ጊዜ እንዴት ነው? ለሚለው የስራ ጊዜ የስራ ጊዜ በአግባቡ እጠቀማለው። ከጠዋቱ ሁለት ሰዓት እስከ አስራ አንድ ሰዓት። በአግባቡ ስራዬን እወጣለሁ። ከዛ በኋላ ደግሞ እንግዲህ የተለያዩ ስራዎችን ተጨማሪ ስራ በመስራት ላይ እገኛለሁ። ስለዚህ ስራ በጣም ጥሩ ነው

በስራህ ላይ ምን አይነት ተግዳሮት አለ? እንግዲህ በስራዬ ላይ ተግዳሮት። አንዳንዴ ስራ ያለመመጣጠን ወይም ተገቢውን ማቲርያል ያለመገኘት ወይም ካለቃዬጋ ያለመግባባት ነገር ሊፈጠር ይችላል። አንድ አንዴ እሱ አስቸጋሪ

ከስራ በኋላ ትሰራለህ? አ ከስራ በኋላ እንግዲህ ተጨማሪ ስራዎችን እሰራለሁ ለምሳሌ ከስራ መልስ ሌላ የኦንላይን ስራዎችን እንዲሁም የተለያየ የኦላይን ፕላትፎርሞችን። በማየት በመስራት አሳልፋለው ማለት ነው። ታይም

የስራ ቦታ ጓደኛ አለህ? ለሚለው አዎ የስራ ቦታ ብዙ ጓደኞች አሉኝ። የምወዳቸው በተያየ አጋጣሚ። አብረን ከስራ ቦታ የምንተዋወቅ ብዙ እስካሁን ከተለያየ ስራ ቦታ። ብዙ አይነት ጓደኞች አሉ እነሱ ጋር አብረን እንደዋወላለን እስካሁን ድረስ ራሱ ጓደኛ።

አትክልት ስራ ታደርጋለህ? አዎ አትክልት በጣም ከምወደውና ከምሰራው ቢኖር ያ ትክልት ስራ ነው። አትክልት መትከልም በጣም መንከባከብም በጣም የምወደው ስራ ነው። እና አትክልት ራሴ እንደ ህይወቴ ነው እንደ ነፍስ እንዳለው ነገር ነው መንከባከብ እወዳለሁ።